የምታስታውሰው ልዩ በዓል አለ? አዎ በዓል በዓላቶች በኢትዮጵያ ውስጥ የሚከበሩ ብዙ አይነት ባለቶች አሉ። አዲስ አመት መስከረም ላይ ይከበራል መስከረ አንድ ላይ እንዲሁም መስከረም አስራ ስድስት እና አስራ ሰባት የሚከረው የሚ የሚከበረው የመስቀል በዓላት አለ እንዲሁም የጥምቀት በዓላት የልደት እያሉ ብዙ አይነት በዓላቶች አሉ ከእነዚህ ውስጥ እኔ አብዛኞችን አከብራለሁ በጣም ደስ ብሎኝ ወደ ደስታ ከቤተሰብ ጋር የማከብራቸው ባህላቶች ናቸው። ከዚህ በተጨማሪው በይበልጥ ደግሞ የማከብረው ከማንም ማህብረሰብ ጋር ሰብሰብ ብለን የምናከብረው በዓል ቢኖር እሱ የጥምቀት ባል ነው የጥምቀት ባል አሁን ሰሞን ይከበራል ጥር አስራ አንዴ ከበር የባዕል ነው ከጥር አስራ አንድ አስራ ሁለት አስራ ሶስት ድረስ በተለያዩ አብያተ ክርስቲያናት ላይ ይከበራል እና እኔ አብዛኛውን ጊዜ የእነዚህን በዓላቶች በደስታ የማከብራቸው ከወዳጅ ዘመዶቼ ጋር ሆኜ በጋራ በቤተክርስቲያን በመሄድ ፈጣሪያችንን በማመስገን የምናከብረው በዓላት ውስጥ አንዱ እንደሆነ አምናለሁ።

ሳህኖችን መታጠብ ትወዳለህ ነው የሚለው ሳህኖችን ማጠብ ወይም ደግሞ ትወዳለህ ወይ? አዎ አብዛኛው ጊዜ ቤተሰብ የሚመገብባቸውም ሆኑ ማንኛውም አይነት ሳህኖችን እኔ አጥባለሁ። ምክንያቱም አንተ ቀጣዩን አቅርበህ በነዛ ሰሃኖች ለመመገብ ራሱ ጽዳት ሊኖራቸው ይገባል። እነዛ እቃዎች በንጽህና ከተያያዙ ወይም ከታጠቡ አንተ ቀጣይ ለመመገብ በነዛ እቃዎች በጣም ደስተኛ ወይም ፍላጎት ይጨምራል። እና በዛ ምክንያት ቤተሰብ ምናልባት ወይ ታናሾችህ ወይ ታላቆችህ የበሉባቸውን ምግቦች ካላጠቧቸው። እኔ ላደርግ የምችለው ነገር ቢኖር እነዛን እንትኖች እኔ አጥብና ንጽህናቸውን ጠብቄ አስቀምጣለሁ። እናቴንም አግዛለሁ

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ለሚለው? አልጽፍም። አብዛኛው ጊዜ ልጅ ሆኜ ቤተሰብ ወይም ደግሞ እናቴ እሱቅ ቦታ ሄደህ እንደዚህ አይነት እቃዎችን ይዘህና ምናምን ብላ ስታዘኝ እኔ አብዛኛውን ጊዜ ወይም በወረቀት ወይም ደግሞ በስክርፕቶ ነገር ዝርዝሮችን አልጽፍም አልይዝምም። ምክንያቱም ከተነገረህ ተነገረህ እኔ አንዴ ለምሳሌ ሳሞና እንዲሁም ደግሞ ስኳር ዘይት አይነት ምናምን ይዘህና ከተባልኩ አልጽፍም ዝርዝር ቀጥታ ያሉን የተነገረኝ ባግባቡ ነው። ይዤ የምመጣ ምናልባት ይህ ገንዘብ ማነስ ካልገጠመኝ በቀር። የተነገረኝ ሁሉን ነገር ነው ይዤ የምመጣ። እንዲሁም አባቴም ቢሆን እንደዚህ እንደዚህ አይነት ስራዎችን ስራ ወይም ይዘህና ምናምን ካሌሱ ጋር እኔ እንደዚህ ዝርዝር ነገሮችን አልጽፍም። የማስታወስ ችሎታዬ አሪፍ ነው ልበል አይዶኖ ሁሉም ሚያደርገው ነገር ነው ብዬ ነው ማስበው። እኔ ዝርዝር ነገሮችን አሊዝም። ቀጥታ የተነገረኝን ነው ይዤ ምመጣ።

ከልጅነትህ የምትዘክረው ነገር አለ? ምናልባት ስለዚህ ከተነሳ አብዛኛውን ጊዜ ቤተሰብ ይዘክራል ሜዴኒያለም በሃያ ሰባት ነው ሚዘክሩ እሱን ይዘክራሉ እሱን እያየሁ ነው። ያደኩኝ ያ በዝክር ቀን እንግዲህ ቤተሰብ ዘመድ ይመጣል እንደውም ደግሞ የተራው የተቸገሩትም የሚታገዝበት ቀን ነው። እና እሱን አያለሁ እንዲሁም ደግሞ በሃያ አራት ተክለ ሃይማኖት ተሳሳለች ማለት ነው። እሱን ይዘከራለኝ እኔ ግን ቤተሰቦች አሉ እንጂ እኔ እንደዚህ አይነት ዝክር ነገር ዘክሬ አላውቅም። እንግዲህ እስካሁን ድረስ ዘክሬ አላውቅም።

በአንድ ጊዜ እ በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? ይላል አዎ አብዛኛው ጊዜ እህ በአንድ ጊዜ ብዙ ስራዎችን እናስተናግዳለሁ። ለምሳሌ በስልኬ እያወራሁ ከሆነ ሌላ ስራዎችን በስልኬ በኦንላይን የሚሰሩ ስራዎችን እየሰሩ ከሆነ በስልክ በማነጋገር እ እኔ በጎን ደግሞ እ በአካል የመጡ ሰዎችን አስተናግዳለሁ። እንደውም በፒሲ የምሰራቸውን ስራዎች በጎን ነው እየሰራሁ በአንዴ ብዙ አይነት ስራዎችን አስተናግዳለሁ በጎን አዳምጣለሁ በጎን እሰራለሁ። እንዲሁም በሌላ ደግሞ ለምሳሌ ፕሪንት የሚደረግ ከሆነ እያልን ማዘዝ ሁሉንም አንዴ በጎን አስኬዳለሁ። እና እ ስራዎችን በአንዴ ብዙ አይነት ስራዎችን አስተናግዳለሁ። ያ ማለቅ ግን እ ለእያንዳንዱ ቦታ ላሉ ስሮች በአካል ሄጄ እስራለው ማለት አይደለም። ከአንድ ላይ ቁጭ ብዬ እ አንድ በኦንላይን አንድ በስልኬ ሊሆን ይችላል አንዱን በኮምፒውተሬ ሊሆን ይችላል። እና በዛ አይነት ወይ አዎ አስተናግዳለሁ

የስራ ቦታ እንዴት ነው? ለሚለው የስራ ቦታየ እንግዲህ ከመገናኛ ተነስቼ ነው የምጓዘው ቦሌ ደምበል አካባቢ ነው። ያ የስራ ቦት ሄዱን በጣም አሪፍ እና ደስ የሚል ቦታ ነው። እንዲሁም ደግሞ ምቹ የሆነ ለስራ ተነሳሽነትን ሊፈጥር የሚችል እንዲሁም ደግሞ ከጓደኞቼ ጋር በቀላሉ ተግባብቼ የምሰራበትን ሁኔታ የሚፈጥር ደስ የሚል የአየር ፀባይ አለው። እንዲሁም ሬስቶራንቶች አሉ የሻይ ቦታዎች አሉ መናፈሻ አለው። እና በጣም ለመስራት ደስ የሚል የስራ ቦታ ነው ያለኝ እና በጣም ደስተኛ ነው።

ባዶ እግር መራመድ ታውቃለህ ይላል። ባዶ እግር ልጅ ሁኜ በባዶ እግር እራመ እጓዝ ነበር። ያኔ እንግዲህ አንዳንዴ እነዚህ ማተርያል ወይም ጫማ ምናምን በሌለባቸው ሁኔታዎች ግዴታ ትራመዳለህ ትጓዝበትማለህ ብዙ መንገዶችም ልትጓዝበት ትችላለህ። ነጻነትም ይሰጣል። በርግጥ ግን አንዳንዴ ጠጠሮች አሉ ወይም ደሞ እሾህ ሚወጋ ጋሬጣ ሚወጋ ነገር አለ። እና እግርህን እንድትጎዳ ስለሚችል የግዴታ ጫማ ያስፈልጋል። እውነት ነው። አውቃለው ግን አዎ በባዶ እግሬ እራመድ ነበር እጓዝ ነበር በብዙ መንገዶችንም አቆራርጨ እሄድ እንደነበረ ግን አቃለው።

ማሸነፍ ትችላለህ ወይ? እንዴት ማሸነፍ እችላለው አብዛኛውን ጊዜ ማሸነፍ። ልጅ እያለው አንስቼ ማሸነፍ እችል ነበር። ለምሳሌ በትምህርት አንፃር ካየነው እኔ ከአንደኛ ክፍል እስከ አስራ ሁለተኛ ክፍል አንደኛ እወጣ ነበር ስንተኛ አስረኛ ክፍል መሰለኝ ሁለተኛ የወጣሁት። ያኔም በጥሩ ኮንዲሽን ስላልነበርኩ ጥሩ ሁኔታ ላይ ስላልነበርኩ። ልበለጥ ችያለው እንጂ አሸንፋለው አብዛኛው ጊዜ እኔ ከማሸነፍ ጋ የተያዘ ነገር አለኝ። እንዲሁም ውድድር። እናካሂዳለን ስምንተኛ ክፍል ስድስተኛ አስረኛ እንዲሁም ክላሴን እየወከልኩ ተወዳድሬያለው። እና በዛን ጊዜ እኔ የውድድሩ አሸናፊ ነበርኩ።

መዋኘት ትችላለህ አዎ እችላለሁ። አብዛኛውን ጊዜ ልጅ እያለሁ ነበር መዋኛው እና ወንዝ ዳርቻ ወይም ደግሞ ባህር ጋር ሄደን። አይ ቲንክ የለመድኩት እንዴት አድርጌ ነው። የሆነ ጀርካን ምናምን አድርጌ ውሃ እንዳይገባበት አደረግና እሱን ይዤ ነበር እየዋኘሁ ከዛም በኋላ መንሳፈፍ ጀመርኩ። መጀመሪያ ከኢጣሊያ ነበር። ከዛ ያን ጊዜ ግን መዋኘት ጀመርኩ ከዛም። ብዙ አይነት ዋኖችን ይችላሉ ተንጋልዬ ቢሆን እወኛለሁ እየቀዘፍኩ እወኛለሁ እየቆሙ ዋና ሚባል ነገር አለ። ብቻ ሀይቅ የሆኑ ወንዞች ባህሮች ጋር ገብቼ። ባስተማማኝ ሁኔታ እወኛለሁ እችላለሁ ዋናን እችላለሁ እንዲሁም ጓደኞችንም አግዛለሁ። አንዳንድ ዉሆች ራሱ በዋና የምሻገራቸው እውነቶች ከተፈጠሩ አደርግ ነበር። አሁን የለም ከተማ ላይ ነኝ። ግን ልጅ እያለሁ ወንዞች ጋር እየሄድኩ እጠቀም እንደነበረ ግን እና መዋኘት እንደምችል እርግጠኛ ነኝ

ሰዎችን እንዴት ታስተዋውቃለህ? እንግዲህ አንድን ሰው ከአንድ ሰው ጋር ለማስተዋወቅ ለምሳሌ ነው የመጀመሪያ ከአንድ ሰው ጋር ወይም ቤተሰቤን ወይ ጓደኛዬን ወይ የስራ ባልደረባዬ ነው ሊሆን የሚችለው እና ከሱ ጋር በደንብ የምትተዋወቅ ከሆነ እሱን ደግሞ ለሌላ ጓደኛዬ ወይም ደግሞ ለሌላ ቤተሰቦቼ ወይም ደግሞ ለስራ ባልደረባዬ ለማስተዋወቅ አንድን ሰው። የግዴታን የእዛ ሰው ማንነት የኔ ጓደኛ ሊሆን ስለሚችል። የዛን ባህሪ ካወቅኩ እኔ የዚህኛውን ባህሪ ደግሞ በመንገር አንተ ከሌና ይሄ ከሌ ባልህ ይሄ በዚህ ስራ ዘርፍ ነው። የሚሰራው ይሄ ደግሞ ከሌ ደግሞ በዚህ ስራ ዘርፍ ነው የሚሰራው። ስለዚህ- በጋራ ትተዋወቁና በጋራ ስራዎች የምታስኬዱ የምትተጋገዙ ለበለጠ ውጤታማ ልትሆኑ ትችላላችሁ። በማለት የእነሱን ሀሳብ እንዲለዋወጥ በማድረግ ለማስታወቅ እሞክራለሁ።